የዛሬ? ስንት አመት መሰለህ የተውኩት ልደት ከአስር አመት በኋላ ልደት አክብሬ አላቅም ምክንያቱም ትልቅ ሰው ትሆናለህ ቤተሰብም ላንተ የሚያከብርልህ እስከ አስር አመት ባለው ጊዜ ውስጥ ነው። ነገር ግን ከዛ በኋላ ባለው ልደትን አስበኸው ትውላለህ እንጂ እንደዚህ በተለየ መልኩ አክበሬው። ትዝ አይለኝም አድርጌውም አላውቅም። ወደፊትም የማደርገው አይመስለኝ ምክንያቱም ያ ትንሽ ነገር ነው ለህፃናት ነው ደስ የሚላችሁ ስሜት የሚሰጣችሁ ለእነሱ ነው እንጂ እድሜ ከፍ ባለ ቁጥር ያ ነገር ላንተ ዋጋ አለው። ብዬ አላስብም

ወተት አሁን ላይ ተወደደ እንጂ ባገኝ እጠጣለው የምሬን ነው ዋጋው በየጊዜው ከፍ ከፍ እያለ ነው። ወደፊት ህፃናት እንዴት እንደሚያድጉ እራሱ ጥያቄ ነው የሚሆነው ነገር ግን። ጥያቄው ወደ ስመጣ ወተት ትጠጣለህ ወይ ነው? አዎ እጠጣለው ምክንያቱም ለጤና የሚሰጣቸው የተለያዩ ጥቅሞች ስላሉት ማለት ነው። ሰውነትም ከወተት የተሻሉ ፕሮቲኖችን ያገኛል ብዬ ስለማስብ እጠጣለው።

ለስራ ትጓዛለህ ወይ? ለሚለው ጥያቄ መልስ ስሰጥ ምን መሰለህ እኔ አሁን ባለሁበት የስራ ሁኔታ ላይ ሆኜ ከቦታ ወደ ቦታ እየተጓጓስኩ የተንቀሳቀስኩ አይደለም ምሰራው። አንድ ቦታ ላይ ተወስኜ አንድ ቦታ ላይ ተቀምጬ ነው ስራውን ምሰራው ምክንያቱም የምሰራው ስራ ከቦታ ቦታ መንቀሳቀስን ሚያስፈልገው አደለም። ስለዚህ እኔ ለስራ ከቦታ ቦታ አልጓጓም

አብዛኛው ሰው ሊመልስልህ የሚችለው ኢትዮጵያ ውስጥ መጥተህ የትኛውን ምግብ ትወዳለህ ብትለው የበአል ምግቦች ናቸው በጣም ተወዳጅ የሚሆኑት ለምሳሌ ዶሮ ወጥ ክትፎ እነ ዱለት እነ ጥብስ እነዚህ ነገሮች ብዙ ጊዜ የሚገኙ አይደሉም አልፎ አልፎ ካልሆኑ በስተቀር ማለት ነው። ለዛም ይመስለኛል ተወዳጅ የሚሆኑት ብዙ ጊዜ የምታገኘውን ነገር ትሰለቸዋለህ እና ማለት ነው። እኔም የምመልስልህ ምላሽ የሚሆነው የምትወደው ምግብ ምንድነው? ካልከኝ ዶሮ ወጥ ክትፎ እነዚህን ነገሮች